ሌሎችን ማበረታታት ትችላለህ የሚለው ርዕስ አለ። በዚህ ስራ ሌሎችን በሚገባ አበረታታለሁ። ባለኝ ልምድም ባለኝ ብቃትም ባለኝ እውቀትም ሌሎች ሰዎችን አበረታታለሁ የምችለውን ያህል ሰዎችን ለመደገፍ ራሴን ሰፖርት ለማድረግ የምችለውን ነገር አደርጋለሁ ማለት ነው እና እነኚህን ነገሮች ማንሳት እፈልጋለሁ እና ሌሎችን ማበረታታትም እችላለሁ። ምክንያቱም የሰው ልጅ ብዙ ነገሮች አሉ ብዙ ፈተናዎች ይገጥሙታል ብዙ ተግዳሮቶች ይኖራሉ እነኚ ነገሮች እንደለ ማለፍ መቻል አለበት። እነኝን ለማለፍ ደግሞ ብርታት የሚሆነው የሚደግፈው አካል ይፈልጋል። እነኚህን ለመደገፍ ደግሞ ብዙ ነገሮችን ይጠቀማል ማለት ነው እና እኔም ከእነኚህ ውስጥ ደግሞ ሌሎች ማበረታታት የምችልበት የራሴ የሆነ ችሎታ አለኝ ማለት ነው እና ሌሎችንም በምችለው አቅም አበረታታለሁ እደግፋለሁ ማለት ነው እና በአጠቃላይ ሌሎችም መበረታታት ትችላለህ በሚለው ርዕስ ስር ብዙ ሰዎችን ማበረታታት እችላለሁ እና ደግሞ በአለኝ አቅምም የምደግፋቸው ሰዎች ይኖራሉ የሚለውን ነገር ማንሳት እፈልጋለሁ። እና እንደተጨማሪ ሌሎች ማበረታታት ምንድነው ሰዎች ልዳክማቸው ይችላል ወይ በመንገዳቸው ላይ በሂደታቸው ላይ በስራቸው ላይ በስኬታቸው ላይ አፕ እንደ ዳውን አለ ወይም ደግሞ ከፍታና ዝቅታ የምንለው ነገር አለ። በዚህ ከፍታና ዝቅታ ውስጥ ደግሞ ምንድነው ብርታት የሚባል ነገር አለ። ይሄ ብርታት ደግሞ ለሌሎች ስናጋራው ሌሎችም ጠንክረው የሚሰሩበት የተሻለ ነገር ላይ ሊደርሱበት የሚችሉበትን አጋጣሚ ይኖራቸዋል ማለት ነው እና ሌሎችም መበረታታት በሚገባ እችላለሁ። ደክማቸው ይሆን ይችላል በስራ ላይ ያሉ እየሄዱ በጉዟቸው ላይ እየሄዱ ያሉ ሰዎችም ቢሆኑ በምችለው ነገር እነኚህ ሰው በማበረታታት እንዲነቃቁ በማድረግ እኔ የምችለውን ነገር ለነኛ ሰዎች ጉልበት ከሆናቸው አቅም ከሆናቸው በሚል እሳቤ ያለኝን ነገር እደግፋችኋለሁ አበረታታችኋለሁ እንዲሁም ደግሞ የተሻለ ነገር እንዲያስቡ የተሻለ ነገር አለብኝ ብለው ተስፋ እንዲያደርጉ በሚችለው ነገር ድጋፍ አደርጋጅለው ማለት ነው እና እነኚህን ነገሮች ማንሳት እፈልጋለሁ እንደ አጠቃላይ። ምንድነው እነኚህ ነገሮች አስፈላጊ ናቸው በህይወታችን ውስጥም ወይም ደግሞ በሌሎች ነገሮችም ሰዎችን ማብራራት መቻል አለብን ብዬ አስባለሁ። እና እኔም ደግሞ እንደ አንድ ግለሰብ ሌሎች ሰዎችን ጓደኛ ሊሆን ይችላል፣ ወንድም እህት ሊሆን ይችላል ቤተሰብ ሊሆን ይችላል ነገሮች እንዳለ በማበረታታት መበረታታትና ማነቃቃት እችላለሁ ማለት ነው እንደ አጠቃላይ። እና ይሄ በጣም ጥሩ ጎኔ ወይም ደግሞ መልካም ጎኔ ነው ብዬ አስባለሁ። ይሄን ደግሞ በማሳደግ ወደ ላይ ከፍ በማድረግ ያለኝን ልምድ ያለኝን ብቃት ወደተሻለ ነገር እንዲያሳድጉ ከእኔ ልምድ ከእኔ ህይወት ተሞክሮ እኔም ካለፍኩበት ተግዳሮት ውስጥ እንደዚህ ነበር ያለፍኩት እንደዚህ መጠንከር አለባችሁ እንደዚህ መበረታታት አለባችሁ በሚል ሀሳብ እናበረሳታችኋለን ማለት ነው እና ሌሎችንም መበረታታት በሚገባ እችላለሁ። ሌሎቹንም በመደገፍ እችላለሁ የሚለውን ነገር ማንሳት እፈልጋለሁ። በጣም ብዙ ነገሮችን በብዙ ነገር የሰው ልጅ ሊደክመው ይችላል፣ በመንገዱ ላይ ደቀፋት ሊገጥመው ይችላል፣ ውድቀት ሊከሰት ይችላል፣ አለህ አይዞ ይሄ ነገር ያልፋል፣ ነጌ የተሻለ ቀን ይመጣል ብለን ለዛ ሰው ደግሞ በመንገር ያ ሰውዬ እንድበረታ፣ እንድጠነክር፣ የተሻለ ነገር እንድአስብ ተስፋ እንዳይቆርጥ ማድረግ እንችላለን ማለት ነው እነኚህን ነገሮች በማድረግ። ያን ሰውዬ በመደገፍ ሰውዬ ያን ሰውዬ መበረታታት እነኚህን ነገሮች በማድረግ ለዛ ሰውዬ ተስፋ መሆን እንችላለን። ከዚህ በላይ ደግሞ የሚያስደስት ነገር የለም ለሰው ልጅ ከተስፋ በላይ የምንሰጠው የምንችለው ነገር የለም። ስለዚህ እኛም በምንችለው አቅም ተስፋ እንሰጠዋለን። ከዛ ሰውን ተስፋ ሰጠነው ማለት ያን ነገር መስራት የሚችለውን ነገር መስራት ይችላል፣ ማክናወን የሚፈልገውን ነገር ማከናወን ይችላል። ኢቭን ሌላ ይቅርና በመንገዱ ላይ ቆሞ ከሆነ እንዲራመድ፣ እንዲቀጥል፣ ያደርጋል ማለት ነው እንዲቀጥል ማበረታቻ ይሆናል እና በጣም ብዙ ነገሮችን ማንሳት እንችላለን እንደ አጠቃላይ ማለት ነው። በተጨማሪ አንዳንድ ነገሮችን ማንሳት አስፈላጊ ከሆነ በጣም ብዙ ነገሮች ማንሳት እንችላለን ለማበረታታት የገንዘብ ሽልማት ማድረግ ሊሆን ይችላል፣ በሀሳብ ሊሆን ይችላል ማበረታታት እራሱ በጣም በብዙ መንገድ ነው የሰው ልጅ የምናበረታታው ማለት ነው እና እነኛው አበረታታቾች ደግሞ ያንን ሰው ከፍ እንዲል፣ ሞራል እንዲኖረው፣ ተስፋ እንዲኖረው ተስፋ እንዳይቆርጥ፣ የሚለውን ነገር በተቻልን አቅም እንደግፋለን ማለት ነው ያንን ሰው ስለዚህ ዋናው ነገር ደግሞ ይሄ ነው የሰውን ልጅ ለተለያየ መንገድ ተስፋ ባጣበት ተስፋ ከሆንን፣ በውድቀቱ ዘመን ከደገፍነው፣ ስኬት በስኬታማነቱ ጊዜ ደግሞ አግዞ ካልነው፣ አብረነው ከሆን ከዚህ በላይ የሚያስደስት ነገር የለም እና በተሻለ አቅም እነኚህን ነገሮች በማድረግ ያለውን ነገር መራራስ እንችላለን ማለት ነው እንደ አጠቃላይ ሰው ለሰው ደራሽ ነው የምለው ማለት ነው።

የስራ እድገት እየፈለክ ነው የሚል ነገር አለ? የስራ እድገት አዎ የማይፈልግ የለም። በተለያየ መንገድ የስራ እድገት እፈልጋለሁ የተለያየ ስራዎች መስራት እፈልጋለሁ እንደ አጠቃላይ ይነስም ይብዛም ብዙ አይነት ስራዎችን መስራት እፈልጋለሁ። እንደአንድ ሰው ማለት ነው እና እነኝህ ስራዎች ደግሞ በተለያየ ሁኔታ የተለያየ ስራዎችን እንሰራለን። እና የስራ እድገት ደግሞ ያው ማንኛውም ሰው ይፈልጋል ማደግ የማይፈልግ ሰው አይኖር ይኖር ብዬ አላስብም። እና ቀን በቀን ሊሆን ይችላል የተለያዩ ቀናት ሊሆን ይችላል በተለያዩ አይነት ሁኔታ ሊሆን ይችላል ግን ማደግ እንፈልጋለን። በተለያዬ አይነት ሁኔታ ውስጥ ማለት ነው እና በእያንዳንዱ ቀን ውስጥ ማደግ የማይፈልግ ሰው ይኖራል ብዬ አላስብም። ማደግም አለብኝ ብዬ አስባለሁ ሰዎች እስከሆነን ድረስ ወደኋላ ማቅረት የለብንም የተሻለ ማደግ አለብን የተሻለ ከፍ ማለት አለብን የተሻለ ነገር ማድረግ አለብን ብዬ አስባለሁ። እና ከዚህ ውስጥም ደግሞ የስራ እድገት እየፈለኩ ነው በእያንዳንዱ ቀን ውስጥ የሚችለው ነው የሰራ እድገት እፈልጋለሁ። የተለያዩ ተግባራቶችን እያከናወንክ የተለያዩ ነገሮችን እየሰራሁ እገኛለሁ እና የስራ እድገት በሚገባ ነው የምፈልገው ማደግ የማይፈልግ ሰው አይኖርም ብዬ አላስብም። እኔም ደግሞ ከእነኛ ሰዎች ውስጥ አንዱ ነኝ ስራ እድገት እፈልጋለሁ በእያንዳንዱ ቀን ውስጥ የእያንዳንዱ ሰዓት ውስጥ እድሜያችን እያለቀ ወደኋላ እየሄደ እኛም ደግሞ ብዙ ነገሮች እያመለጡ ከእጃችን እየወጡ። ብዙ እድሎችም እያለፉ ትልቅ ከመሆኑ አንፃር ከዛ አንፃር ይህንን ነገር ማንሳት እፈልጋለሁ። ብዙ እድሎች ከእጃችን እያመለጡ በሄዱ በቁጥር እኛም ደግሞ ተጊዜው ጋር ለመራመድ ግድ የስራ እድገት ያስፈልገናል ማለት ነው። እና እኔም ደግሞ የስራ እድገት በምችለው አቅም ማደግ እፈልጋለሁ። ማደግ እፈልጋለሁ ማለት ደግሞ ቁጭ ብዬ አድርጋለሁ ማለት አይደለም በቀን በቀን ማድረጋችሁ ተግባራቶች ሊኖሩ ይገባል እነዚህ ተግባራቶች ናቸው። አድርገው የተሻለ ነገር ሊያመጡልኝ የሚችሉት ማለት ነው እና ስለዚህ የቀን ተቀን ተግባሬ ነው። ማደግ የሚያሳድገኝ ወይ ደግሞ ወደኋላ የሚያስቀረኝ እና ስለዚህ እኔም ደግሞ የምችለው አቅም የቀን ተቀን ተግባሬ ወስኜ መስራት ያለብኝ ስራዎች በአገባቡ እየሰራሁ ማደግ የሚችለውን ያህል ለማደግ እየሞከርኩ ነው ማለት ነው። እንደ አጠቃላይ እና የስራ እድገት በሚገባ እፈልጋለሁ በየ አም ለምሳሌ የተለያዩ የስራ እድገት ሁኔታዎች ይኖራሉ የአንድ አመት ውስጥ በሁለት አመት ውስጥ አመት ልናደርግ እንችላለን። እና እነኚህ እድገቶች ደግሞ የተለያዩ የተለያየ አይነት ሁኔታ በተለያየ ጊዜ ነው የምናደርገው። በአንዴ ማደግ የሚባል ነገር አይኖርምና ግን በሂደት እናደርጋለን ማለት ነው። ቀን በቀን በተለያዩ የጊዜ ሂደቶች ውስጥ እያደግን ከፍ እያልን ራሳችንን እያበቃን ብቁ እያደረግን በሄደን ቁጥር እድገቱም ደግሞ እንደዛው እየመጣ ይሄዳል ማለት ነው። እና ብዙ ጊዜ የምናደርግባቸው ሁኔታዎች ይኖራሉ ከእነኚህ እድገት ወይ ጋር ተያይዞ ነው ማለት ነው። የስራ እድገት የሚኖረን እና ብዙ ነገሮችን ማንሳት እንችላለን የሰራ እድገት ጋር ተያይዞ ማለት ነው። እና በእያንዳንዱ ጊዜ ውስጥ ማደግ መቻል አለብን በእያንዳንዱ ጊዜ ውስጥም ደግሞ እያደገን መሄድ አለብን የምለውን ነገር ማንሳት እፈልጋለሁ። የስራ እድገትም ማለት ደግሞ አንድ ሰው በሚሰራው እድሜ ዘመን ሊሆን ይችላል በሚያበረክተው በጎ አድራጎት ሊሆን ይችላል በሚሰራው ተጨማሪ ስራ ሊሆን ይችላል በተለያየ አይነት ሁኔታ የተለያዩ ስራዎችን ሲሰራ ከሚያገኘው ነገር ውስጥ አንዱ ነው ማለት ነው። ይሄ እድገት እና በየሶስት አመት ልሆን ይችላል በየአራት አመት ልሆን ይችላል በየአምስት አመት ኦር ከዛም በላይ ሊሆን ይችላል። በተለይ አይነት ሁኔታ የሰው ልጅ በሚሰራው ስራ ታይቶ የሚያድግበት ሁኔታ አለ እና ይሄም ደግሞ አንዱ ትልቅ ጥቅም ነው ብዬ አስባለሁ። ማንም ሰው እድገት ይፈልጋል እና እኛም ደግሞ ከጊዜው ጋር ለማደግ ማድረግ ያለብን ነገሮች ይኖራሉ ያደረግንም የምንሄዳቸው ነገሮች ይኖራሉ እውቀት መጨመር መማር ካለብን እየተማርኩ ለማደግ እየሞከርኩ ነው ማለት ነው። የምችለው አቅም እና ያው ሰዎች እስኮን ድረስ ባለንበት ለመቆም ላለመቆምና ለማደግ የተሻለ ነገር ለማግኘት የተሻለ ነገር ለመስራት የተሻለ ነገር ለማወቅ የግድ መማር ማወቅ መቻል አለብን። አለበለዚያ ግን ነገሮች እየሄዱ በሄዱ ቁጥር እኛ ወደኋላ እየቀረበ የምንሄድበት ነው ሁኔታ አለ። ስለዚህ ወደኋላ እንዳንቀርና እንድናደርግ የተሻለ ከፍታ እንዲኖረን የግድ ምን ማድረግ አለብን የስራ እድገት መፈለግ መቻል አለብን? የተለያዩ አማራጮችን መጠቀም መሞከር አለብን። ምክንያቱም በዚህ ጊዜ ወጣት ወጣት ነን። ብዙ ሪስኮችም መውሰድ እንችላለን ስለዚህ በእነኚህ የምንወስዳቸው ሬስኮች ውስጥ ወይም ደግሞ የምንወስዳቸው ሀላፊነቶች ውስጥ ማደግ አለ። ለማድረግ ደግሞ ግድ አንዳንድ ሀላፊነቶችን እና ተግዳሮቶችን መጋፋት አለብን እነኚህን ተጋፍተን ካለፍን ነው ሽልማት የሚኖረው ወይም ደግሞ መጨረሻ ላይ የሚሸልመው ማለት ነው። እና ለመሸለም ደግሞ ወጥሮ መስራት የግድ ነው። ወይ ደግሞ እድገት የምፈልግ ከሆነ ደግሞ የግድ መማር ካለብን መማር አለብን። ማገልገል ካለብን ማገልገል አለብን አገልግሎት መስጠት ካለብን አገልግሎት መስጠት አለብን። እያንዳንዱ ነገር ባደረገን ቁጥር ነው ሪዋርድ የምናገኘው ማለት ነው። እና ከዛ አንፃር በጣም ብዙ ነገሮችን ማለት እንችላለን። ብዙ ነገሮችን ማንሳት እንችላለን ማለት ነው። እና ለማደግ ብዙ ነገሮች እያደረግን እኛም ደግሞ ማድረግ የምንችለው ነገር ስናደርግ